የሞባይል ዳታ ትጠቀማለህ ብዙ ጊዜ ሞባይል ዳታን አልገዛም ምክንያቱም በጣም ዋጋ ውድ ነው እና የፈለኩትን ነገር እንደ ልቤ አያስጠቅመኝም። ዋይፋይ ስላለኝ ብዙ ጊዜ። ዳታ አልገዛም ዳታ ከገዛው እንኳን ወይ ወደ ገጠር አካባቢ ስሄድ ማብራት የሌለበት ምናምን አካባቢ ስሄድ እገዛለሁ። እና በብዛት ዋይፋይ ነው የምጠቀመው። ምክንያቱም ዋይፋይ ስጠቀም ጊዜንም እቆጥባለሁ ምክንያቱም ያፈጥናል። ዳታ ሲሆን ግን ጊዜ ምንም አባክኜ የምፈልገውን ስራ በአግባቡ መስራት አልችልም። ምክንያቱም ብዙ ነገሮች ምንም ሳልጨርስ ሀሳቤን ሳልጨርስ ወዲያው ያልቃል። ብሬንም እጨርሳለሁ ግን ስራዬን ምንም ሳልሰራ ብዙ ጊዜ እንደዛ ስለሚያስቸግረኝ። አሁን ላይ ሙሉ ለሙሉ በሚባል ደረጃ ዋይፋይን የምትጠቀመው? ቤት ውስጥም ስሆን ወይፋይ ነው የምትጠቀመው? ውጪ ላይ ደግሞ ተንቀሳቃሽ አለችኝ እሷን ነው የምትጠቀመው። አረ አረብሽ

አዲስ አመትን እንዴት ታከብሯለህ? አዲስ አመትን በጣም በደማቁ እኔታ ነው የምናከብረው ቤተሰብ ጋር። ነው ከባለቤቴ ጋር ሄደን አዲስ አመት በጣም ነው የሚከበረው ኢትዮጵያ ውስጥ ምክንያቱም አዲስ አመት የዘመን መለወጫ ነው። እና በጣም ነው የሚከበረው አበቦች ይፈካሉ በቃ አረንጓዴንም የሚሆነው ሰፈሩ ሁላ በጣም ነው የሚያምረው። በተፈጥሮ ድምቅ ብሎ በጣም ስለሚያምር አዲስ አመት በጣም ነው የምናከብረው ቤተሰብ ሁላ ይሰበሰበዋል። ዳቦ ይደፋል ጠላ ይጠመቃል ዶሮ ይሰራል ቅርጫ ይገባል እና የማይሰራው ነገር የለም። ቤተሰብ ሁላ ካለበት ከሩቅ ያለው ቅርብ ያለው ስለሚሰበሰብ አዲስ አመትም በጣም በደማቁ እኔታ ነው እናከብረው። ልጆች ይጨፍ እንትን ይሄ አበባ አየሽ ይላሉ። በቃ በተለያየ መንገዱ ሁሉም ህፃናቱ ተሰብስበው በመጫወት ትላልቆቹም አንድ ላይ እና። ምናከብረው እኛ አካባቢ አዲስ አመት በጣም ነው የሚከበረው። በጣም ብዙ አይነት ፕሮግራሞች አሉ እና ከዛ። ስራችን ከጨረስን በኋላ ከሰአት ደግሞ ቁጭ ብለን ጎረቤት እየተጠራራ የሰፈር ሰው እየተጠራራ ቡና ጠጡ ይባላል። አንዱ ቤት ጠጥተን ወደዛኛው ቤት ከአንዱ ቤት ወደዛ እየበላን እየጠጣን እንደዛ ነው የምንውለውና እና በጣም ደስ የሚል ነው። አዲስ አመት ማለት። ከዛ በኋላ እረፍት ሰአታችንን ደግሞ የሰራነውን እየበላን ቲቪ በማየት ሊሆን ይችላል። የበአል ፕሮግራሞችን በማየት ድምቅ ባለ ሁኔታ። እየተጫወትን እየሳቀን ነው የምናከብረውና አዲስ አመት በጣም ደስ ይላል እኛ አካባቢ። እሸት ይደርሳል የተለያየ እሸቶች ይደርሳሉ። በአመቱን ጠብቆ አዲስ አመት ላይ ብቻ የሚደርስ አለ አበባዎች ይፈካሉ እና ሁሌ የማናገኘው ነገር እዚህ። አዲስ አመት ላይ ስለምናገኘው በጣም በደስ። እና በጣም የምንወደው ፕሮግራም ነው የሆነ

በጅህ መጽሐፍ ተወዳለህ አዎ በጄ መጽሐፍ በጣም ነው እምወደው በእጄ ነው ምጽፈው። ስራም በጄ ነው ምሰራው የተለዩ ነገሮችንም ማከናውነው በጄ ነው። ምክንያትም ሁሉም ሰው በእጁ ነው እሚሰራው። በእግሬ ሄዳለው ስራ ቦታም ቢሆን በጄ ሰራለው ምክንያትም የለእጅ በጣም ከባድ ነው። ስራ መስራትም መጽሃፍም ቢሆን ሁሉንም ነገር በእጄ ነው ማከናውነው። ወይ ለምሳሌ አሁን አንድ አንድ ሰው በተፈጠሮም ሊሆን ይችላል ወይ በአደጋ ሊሆን ይችላል እጁን ካጣ ግዴታ ሆኖበት ወይ በእግሩ መስራት ይለምዳል በእግራቸው እሚይጽፉ አሉ። ስራንም በቃ እንደ እጃቸው ተጠቅመው እሚይሰሩ አሉ። እነሱ ግን ያው ግዴታ ስለሆነባቸው ወይ በተፈጠሮ አንዳንዴም በአደጋ ጊዜ በደረሰባቸው ጉዳት ምክንያት እጃቸውን ሲያጡ ግዴታ። ወይ በስልጠንም ሊሆን ይችላል በልምድም እንግዲህ ህይወት አስገድዳቸው በልምድም በእግራቸው ይችላል ልብስ ማጠብ ሊሆን ይችላል። ስራም መስራት የተለዩ ነገሮችን መስራት በጅህ ነው የሚሆነው ምክንያትም የለእጅ በጣም ከባድ ነው

በእንጨት እሳት ማብሰል ታውቃለክ አዎ በእንጨት እሳት ማብሰል አውቃለሁ አሁን ከባባድ ነገሮችን ትልልቅ ድስቶችን ስንሰራ ለምሳሌ ለበአል ሊሆን ይችላል ለድግስ ምናምን። እንጨትን እንጠቀማለን ምክንያቱም ትልቅ ደስ ደስ እንትን ላይ መጣድ ይከብዳል ስቶቭ ላይ መጣድ ይከብዳል። ምክንያቱም አይችለውም ትልልቅ ደስቶችን አሁን ለምሳሌ ኪኒቶ ሰንሰራ ሊሆን ይችላል። የተለያየ ዶሮ ስንሰራ ወይ በከሰል ወይ ደግሞ በእንጨት እሳት ነው የምንጠቀመው። እንደውም በድሮ ጊዜ ሙሉ ለሙሉ በእንጨት ሳት ነው የሚጠቀሙት ምክንያቱም መብራትም የለም ነበረ። ስቶቭ የለምና በእንጨት ሳት በጣም ነው ሚጠቀም የምንጠቀመው። ከሰልም የሚወጣው ከእንጨት ስለሆነ ያው እንደ እንጨት ነው የሚቆጠረው። ምክንያቱም እንጨትም ቆርጠው ነውና ከሰልም የሚሆነው ነዶ አልቆ ስለዚህ ድስት። ብዙ ጊዜ መብራትም ሲጠፋ ቤችን ይጠቀማሉ እንጨት ሳት እኔም እጠቀማለሁ። ለማያያዝም ፌስታል እጠቀማለሁ። የተለያዩ ነገሮችን ተጠቅሜ አያይዛለሁ እንጀራም ስጋግር ለምሳሌ በእንጨት እሳት ነው የምጠቀመው ምክንያቱም በጣም መብራት በጣም ነው የሚቆጥረው። አቅማችንም ስለማይችል ኤሌክትሪክ ለመጠቀም የመብራት ክፍያው በጣም ትልቅ ነው ብዙ ነው ከአቅማችን በላይ ነው። እና የእለት የእለት ትንንሽ የምንሰራቸውን በስቶቭ እንሰራለን ነገር ግን ትልልቅ ነገሮችን ስንጠቀም ምናምን እንጀራ ስንጋግር የተለያየ ነገር ስናደርግ ከባድ ነገሮች አሁን ለምሳሌ ቶሎ የማይበስሉ እነ ንፍሮ ሊሆን ይችላል። የተለያየ ነገር ድንች ምናምን ሲሆን በእንጨት ነው የምንጠቀመው ምክንያቱም ስቶቭ ላይ እንት በጣም ሀይል ይፈልጋል ስለሚቆይም ይቆጥራልና ስለዚህ እንጨትን እንደ አማራጭ እንጠቀማለን። እንጨት ለፍጥነትም በ አሪፍ ስለሆነ እሱን ነው የምንጠቀም

ቅመም አቅመም የበዛት ምግብ ትወዳለህ? አይ አልወድም ምክንያቱም ቅመም አቅመም ሲበዛ በራሱ በሽታ ያመጣል። የተለያዩ ሆኖ በሽታዎችን ያመጣል ቅመማ ቅመብ ሲበዛና። ቅመማ ቅመም ሲበዛ ብዙም አለው አደም ምክንያቱም ቅመማ ቅመም በልክ ነው መሆን ያለበት። ማነስም የለበትም መብዛትም የለበትም ጥቅመማ ማቅመሞች ልክ እንደ ጨውናቸው ምክንያቱም። ማጣፈጫ ነው እንጂ እንዲህ ብዙ ወይ ከአንድ ጋር የሾርባ ማንኪያ በላይ መጨመር የለብንም እሱንም ትልቅ ድስት ተጣድንና ብዙ የምናበስለው ነገር ካለ። እኮ ከከለስን ምናምን ነው። እንጂ ቅመማ ቅመሙ

በባህላችሁ? ሰርግ እንዴት ይከናወናል በባላችን ኢትዮጵያ ውስጥ የተለያዩ ባህሎች አሉና። እኛ አካባቢ ሰርግ የሚከናወነው መጀመሪያ ልጆቹ ወይ ከልጅነታቸው ጀምሮ ወይ በትምህርት ቤት ይገናኛሉ እና ከዛ ፍቅረኛ ይሆናሉ ቤተሰብ ሳያውቅና ብዙ ጊዜ ይቆያሉ እንደዛ እየተጠናኑ ምናምን ብዙ ጊዜ ሊቆይ ይችላል። ግን እሱ ቤተሰብ ሳያውቀው ነው። ብዝ ሴቷ ብዙ ታጠናች በኋላ ልጁን ከወደደችው ከተስማማት እሱ ወዷትና ፈልጓት መጀመሪያ ላይ የፍቅር ጥያቄ ያቀርብላታል ከዛ እሺ ብላ ተተቀበለች በኋላ ወይ ብዙ ጊዜም ሊቆዩ ይችላሉ። እሱ እንደ ውሳኔያቸው ነው አይታወቅም ወይ ትምህርት ላይሊ ከሆኑ ሊቆዩ ይችላሉ። ስለዚህ የፍቅር ጥያቄውን ከተቀበለች በኋላ ከዛ ቤተሰቦ አንዳንድ ወይ እህቶቿን ወይ ወንድሞቿን ትንን ታናናሾቿን ታሉ ታላላቆቿን ታስታውቃለች። መጀመሪያ ከዛ ይሄ ልጅ እንዴት ነው ይሆነኛል ምና የሚለውን ትሰማለች። እንደዛ ጓደኞቿ ምናምን ከማስተዋወቅ ነው። መጀመሪያ የምትጀምረው እና እንደዛ ከወደዱላት እሷም ፀባዩን ካጠናች በኋላ ሁሉም ከተስማማ በኋላ። ከዛ በኋላ እንደዛ አንዳንድ ወይ ቤተሰብም ሊሰማ ይችላል ላይሰሙም ይችላሉ። እና ብዙ ጣጣቸውን ከጨረሱ በኋላ እንደዛ ብዙ ጊዜ አሳልፈው ከዛ ትምህርታቸውንም ተመርቀው ስራው ከያዙ በኋላ። ከዛ ልክ እነሱ በሚያያቻቸው ሰዓት ሴቷ ጋር ወንዱ ሽማግሌ ይልካል ማለት ነው። እና እንደዛ ሽማግሌ ሲልክ ይሄን ቀን ሽማግሌ ይመጣል ብላ ሴቷ ለቤተሰቦቿ ትናገራለች። ደግሰውም ማንብለው ብዙ ነገር አድርግተው ተደግሰው ይጠበቃቸዋል ጠላ ይጠመቃል። ዶሮ ይሰራል የተለያየ ብፌ ይሰራል በየአይነት ይሰራል እና እንደዛ ተደግሶ። ሰ እንትን ሽማግሌዎች ከእሷም ወገን የቤተሰቦቿ የእናት አባቷም ይሆናል ትልልቅ በቃ የሰፋ የመጡትን ሽማግሌዎች ይጠብቃሉ ማለት ነው። ከዛ በኋላ ከእነዛኞቹም ሲመጡ የተለያየ በቃ እንደ በዓሉ እንደየአካባቢው ስለሚለያይ አሁን በእኛ ጋር እጣን ቡና ሽቶ ምናምን የተለያየ ነገር ይዘው ይመጣሉ። ከዛ ሲመጡ ልምን ፈልጋችሁ መጣችሁ ይላል የሴት ወገን ከዛ ልጃችሁን ለልጄ ልጃችሁ ምን አለው የማ ልጅ ነው ከየት ነው እንዴት ነው? ለየትኛዋ ልጃችን ነው የመጣው ብሎ እንደዛ መጠያየቅ ይጀምራሉ። ከዛ በኋላ ከተስማሙ በኋላ ሰጥተናል ልጃችንን ለልጃችሁና ቁጭ በሉ አረፍ አረፍ በሉ ይባላል። አንዳንድ አጋጣሚዎችም አሉ ወይ ቀጠሮ ይዙና ለዚህ ቀን ኑ አሁን አላሰብንበትም ሊሏቸው ይችላሉ። እሱ ደግሞ የሚሆነው ወይ ልጅቷ ከቤተሰቦቻቸው ጋር እንደዚህ ግልጽ ሆና ካላወራች ምናምን ሽማግሌዎቹ በድንገት ሄዶ ከገቡባቸው ወይ ከሩቅ ያለ ዘመድ እስከሚመጣ ወይ የአባቷ ወንድም ሊሆን ይችላል። ወይ እናቷ ወይ ተሰብስቦ ካልጠበቁ በድንገት ከገቡባቸው ሽማግሌዎቹ ወይ ቀጣይ ቀጠሮ ይሰጣል ማለት ነው። አለበለዛ እንደዚህ ተዘጋጅቶ ልጅቷ ተናግራ ተመጡ ደግሞ እንደዛ ይሰጣል ከዛ በኋላ ይጫወታሉ። ይበላሉ ይጠጣሉ ብዙ ነገር ይተዋወቃሉ እና ከዛ በኋላ ወደ ወንዱ ቤት ከተፈቀደለት በኋላ ወደ ወደ ወንዱ ቤት ይመለሳሉ ማለት ነው። ከዛ ለወንድሙ ለወንዱ ደግሞ ይነገራል በጋ ተፈቅዶልካል ምናምን ይባላል ከዛ እሱም በደስታ ወደ ሰርጉ ፕሮግራም ይሄዳል ማለት ነው። ሰርግ ሲደረግ ደግሞ ወንዱ የ ወንዱ ጋር ይደገሳል ከዛ በኋላ በዚህ እዚች ሚስቱን ይወስዳል ፕሮግራም አርግቶ ምናምን የተለያየ ድግስ አርግቶ ይወስዳታል። ከዛ በኋላ ደግሞ እንደገና ማቀላቀያ ተብሎ ዘመድ የግ እንትን የእሱ ዘመዶችም የእሷ ዘመዶችም አንድ ላይ እዛ ሙሽራው ቤት ይሄዳሉ ማለት ነው። የእሱ ዘመዶችና የእሷ ዘመዶች የሚተዋወቁበት ማለት ነው። አሁን ለምሳሌ ወጣቶቹ ምናምን ናቸው የሚሄዱት በብዛት። ከዛ እንደዛ ይጨፈራል ሆይ ሆያሆይ ሆ እያሉ ይቀላቀላሉ ከየሱ ዘመዶችና የሷ ከዛ እሱ ካለቀ ደግሞ በኋላ በሶስተኛው ቀን እሷ እናት አባቷ ቤት ሚዜዎቿን የሴት ሚዜ ይዛ ሄዳ ጠይቃት ትመጣለች። ማለት ነው። ከዛ በኋላ እንደገና የእሱ የእሷ ቤተሰቦች ምላሽ ይባላል ምላሽ ይጠራሉ ከዛ ባሏን ይዛ ሚዜዎቿን ይዛ እንደዛ ቤት የወንድ ቤተሰቦችም አጀበዋት ይመጣሉ ጥሎሽ ይጣላል። ምላሹ ላይ ማለት ነው ከዛ የሴት ወገን ካልተመቻቸው ይሄንን ይሄ አልተሟላም ምናምን እያሉ ይጠይቃሉ። ከዛ በኋላ እንደዛ እንትኑ ፕሮግራሙ ይደረጋል

የድርጅቶች የድርጅት ዝግጅቶችን ትሳተፋለህ። አዎ የድርጅት ዝግጅቶችን በተለያየ መንገድ እሳተፋለሁ። በጣም ብዙ ጊዜ የድርጅት ዝግጅቶች ይደረጋሉ፣ በጣም ታላላቅ ሰዎች ይመጣሉ፣ ድርጅቱ ላይ ብዙ አመት ያገለገሉ ሰዎች፣ ጡረታ የወጡ ሰዎች የሚመጣሉ አንዳንዴ እና የተለያዩ ዝግጅቶች ይደረጋሉ። በአመቱ ውስጥ ቢያንስ ሁለቴ እና ሶስቴ ይደረጋሉ። ከተለያየ አካባቢ ይመጣሉ። የተለያየ ስራ ዘርፍ ላይ ያሉ ሰዎች ይሳተፋሉ። እና እኔም ከእነሱ ጋር አሳተፋለሁ። ምክንያቱም ብዙ የስራ ልምድ አላቸው። ብዙ ያሳለፉት የህይወት ውጣ ውረድ ስላለ። ብዙ ከእነሱ የምማረው ነገር ስላለ የስራ ሂደታቸውንም እንዴት ነበር እስከዛሬ ድርጅቱን ያስቀጠሉት የሚለውን ለማወቅ እነሱ የሚሰሩበት የሰራ ሂደት እንዴት ነበረ? አሁን ላይ እየተሰራበት ያለውን እንዴት ነው? እያሉ ያነጻጽራሉ። ለማወቅም ብዙ ነገሮችን እማራለሁ። የተለያዩ ፕሮግራሞች አሉ ይዘጋጃሉ። እና እንደውም በብዛት ብዙ ሀሳቦች ይነሳሉ። እና አሁን ላይ የተሻለ ነገር እንዳለ ነው የሚያወሩት እነሱ እራሱ ምክንያቱም በጣም የድሮ ሰዎች አሉ ጡረታ የወጡ አሉና አሰራሩ አሁን እኔ የምሰራው በድርጅት ላይ አሁን ሞር የተሻለ ሆኖ ቀርቧል ምክንያቱም ሰዎች በቀላሉ ስራቸውን በደንብ ይሰራሉ። ድሮ አሁን ወይ እነሱ የሚሰሩበት ጊዜ አንድ ነገር ለመላክ ወይ ወረቀት ጽፈው ለሰው መላክ ሊሆን ይችላል እንደገና በእግራቸው ከዛ ተነስተው በጣም ሩቅ ቦታ ሊሄዱ ይችላሉ አሁን ግን ሁሉ ነገር በስልካችን ስለሆነ ይሄ ሰው የሚያስፈልገንንም ነገር የምንጠይቀውን ነገር በስልክ ስለሆነ አሁን ላይ ቀልጣፋ ስለሆነ ስራው ሞር አሁን ላይ የተሻለ ነገር ለመስራት እንደምንችል እነሱም ያስረዱናል በጣም ብዙ ሀሳቦችን ያነሳል ብዙ ዝግጅቶች ላይ አወ እሳተፋለው። ለዛም በጣም ደስተኛ ነኝ ምክንያቱም ብዙ ሰዎችን አውቅበታለሁ፤ ብዙ ሰዎችን እናገኝበታለሁ እና በጣም የተለያዩ ሰዎች አሉ አሁን ለምሳሌ ገጠር ቦታ የሰሩትና እዚህ ከተማ ላይ የሚሰሩትም አሉ እና የሁሉም ብቻ የሰራ መደባቸው ይለያያል። የሁሉም የሰራ ስልታቸው እስከዛሬ እንዴት ሲሰሩ እንደነበረ ይሄን ድርጅት ለማሳደግ የተጠቀሙት ዘዴ ስራ ላይ ምን አይነት ውሳኔዎችን መወሰን እንዳለባቸው የትኛውን አካል እንዴት መያዝ እንዳለባቸው ስራዎችን ለማስቀጠል እና ብዙ ከመንግስት ጋር የሚነካኩም ሊሆን ይችላሉ። ብዙ ነገሮችን ለ ከመንግስት ለመውሰድ ለምሳሌ መሬቶችን ይሆናል፣ ድርጅቱን ሰፋ ያለ አርግቶ ለመገንባት ሊሆን ይችላል፣ ለሰዎች የተለየ ተደራሽነት እንዲኖራቸው በተለያየ መልኩ ቢሯቸውን በማስፋፋት ሊሆን ይችላል፣ ያመካከራሉ፣ ዝግጅቶች ይካሄዳሉ ድርጅቱ የተመሰረተበትን ዓመተ ምህረት ለማክበር ሊሆን ይችላል እና የሰራተኞችም ቀን እንደዛው ይከበራል። ብዙ ፕሮግራሞች አሉና ዝግጅቱ ላይ ሽልማት አንዳንዴ ሽልማት አለ በየስድስት ወሩ በአመትም ሊሆን ይችላል። ሽልማቱም ማበረታቻ ስለሆነ አሁን ለቀጣይ አመት እኔ እሸለማለሁ ብለን እንድንሰራ፣ ተግተን እንድንሰራ፣ በጣም በቃ ለስራችን ፍቅር እንዲኖረን፣ ሞራል እንዲኖረን፣ የተሻለ አገልግሎት መስጠት እንዳለብን ለህብረተሰቡም ሆነ ለድርጅቱ ከድርጅቱ አልፎ ደግሞ ለሀገሪቱም እድገት ስለሆነ ተግተንና በደንብ እንድንሰራ በቃ ስራችን ላይ ብቻ ትኩረት እንድናደርግ እርስ በእርሳችን እንድንወዳደርም ያረገናል ሽልማቱም ማለት ነው። ምክንያቱም እዛ የድርጅት ዝግጅቶች ላይ በጣም ብዙ ሰው ነው የሚሳተፈው በጣም አንዳንዴ በጣም ብዙ ባለስልጣናትም ሊመጡ ይችላሉ የእንትኑም ሊመጡ ይችላሉ እና እዛ ላይ እዛ መድረክ ላይ መሸም ማለት በጣም ትልቅ ነገር ስለሆነ በጉጉትም ህዝቡ ይጠብቀዋል ማለት ነው ያ ሰው ደግሞ እዛ ላይ ለመታየት በጣም በስራው ብቁና በጣም የታመነበት ሰው መሆን አለብን ማለት ነው እዛ ላይ ለመሸለም ስለዚህ እዛ ላይ ግዴታ ለመቆም እና ያንን መድረክ መሪነቱን ለመውሰድ ሁሉም ወጥሮ ታግቶ ይሰራል ማለት ነው። ያን ሰዓት ደግሞ ድርጅቱም በጣም እድገት ያመጣል ለሀገሪቷም በጣም እድገት ያመጣል። ለህብረተሰቡም ተደራሽነቱ በዛን ያህል ይሰፋል እና ለሁላችንም ተጠቃሚነታችን በጣም አሪፍ ይሆናል ማለት ነው ስለዚህ ሁሉም ሰው የድርጅቶችን ተሳትፎ ማድረግ አለበት ዝግጅቶችን መሳተፍ አለበት ዝግጅቶች በተለያየ መንገድ ይቀርባሉ በየአገባቢያችን ትንንሽ ዝግጅቶችም ሊሆን ይችላሉ እና ሁሉም ላይ

አዲስ ቴክኖሎጂ መማር ትወዳለህ? ከአዲስ ቴክኖሎጂ መማር በጣም ነው የምወደው ምክንያቱም ሁሉም ነገር ወደ ዘመናዊነት እየተቀየሩ ነው ሁሉም ነገር አዳዲስ እየሆኑ ነው። ስለዚህ አዲስ ቴክኖሎጂም በጣም መማር እወዳለሁ ምክንያቱም አዲስ ቴክኖሎጂን መማር ካልቻልኩኝ አዲስ ቴክኖሎጂን አብሬ መሄድ ካልቻልኩኝ ስራዬም መስራት አልችልም የተለያዩ ነገሮችን መማር አልችልም። የሰዎች ፍላጎቶችንም ማሟላት አልችልም አዲስ ቴክኖሎጂን ካልተማርኩኝ ስለዚህ እኔ ትናንት የተማርኩበት ቴክኖሎጂ። እና ዛሬ አሁንም ላይ ያለው ቴክኖሎጂ በጣም ይለያያል ምክንያቱም አሁን ትናንትና። በስልክ ምንም ማድረግ አንችልም ስልክ ላይ የለም ነበረ። መልእክቶችን በወረቀት ነው የምን የሚላኩት አሁን የድሮ ሰዎች ለምሳሌ። መልእክቶቹም ብዙ መልእክቶችም በስልክ ነው ሚል በወረቀት ነው የሚላላኩት። ወይ ደግሞ አሁን ለምሳሌ የሰርግ ጥሪ ሊሆን ይችላል። የተለያዩ ፕሮግራም ሲኖራቸው ዝግጅቶች ሲኖራቸው ማድረግ ይልቅ በወረቅን ከማድረግ ይልቅ ሰዎችን ይልካሉ ያ ሰው ደግሞ ቃሉን ላይጠብቅ ይችላል። በትክክል መልእክቶችን ላይ ያደርሱ ይችላሉ ስለዚህ ከቴክኖሎጂዎችን ካለመረዳት እና ካለማወቅ አንፃር ብዙ ጉዳቶቹን ሊያስከትሉ ይችላሉ። ስለዚህ ቴክኖሎጂን አዲስ ቴክኖሎጂን በደንብ መማር አለብን። ትንሽም ቢሆን ትልቅም ቢሆን በተለያየ ሚዲያዎች በተለያዩ ማህበራዊ ሚዲያዎች ስለሚገኙ መማር ቀላል ነው የሚሆነው ማለት ነው። ቤታችን ቁጭ ብለን መማር እንችላለን። ከዩቲዩብ ሊሆን ይችላል ከፌስቡክ ከቴሌግራም ቴሌግራም ላይ ሊንክ አስቀምጠው የሚያስተምሩ ብዙ እህት ወንድሞች አሉን። መማር ከፈለግን ብዙ አይነት መንገዶች አሉ። ትምህርቶች አለ ኮምፒውተር ትምህርት አለ ለምሳሌ ኮምፒውተር ትምህርት ላይ ብዙ ቴክኖሎጂዎችን እንማርበታለን። አዲስ ፈጣራን መፍጠር እንዴት እንደምንችል። ስለ ቴክኖሎጂ አጠቃቀም ስለ አፈጣጠሩ እንዴት እንዴት እንደምናደርግ እንዴት እንደምናስተካክል እንዴት እንደምንቆርጽ እንዴት እንደምንጽፍ። ጽሁፎች እንዴት ማሳደግ እንደምንችል ለምሳሌ ጽሁፎችን እንዴት ማሳነስ እንደምንችል። በጣም ትንሽ ሲሆን ስለማይነበብ እሱንም እንዴት ማሳደግ እንደምንችል። የምንማረው ይሄን ቴክኖሎጂ ስንማር ነው እና የምናውቀው። ስለዚህ በተለያየ መንገድ አዳዲስ ነገሮችን ማወቅ እፈልጋለሁ በተለያየ መንገድ በየቀኑ በሄድኩበት ለአዲስ ነገር እጠይቃለሁ። የሆነ ነገር ለየት ብሎ ካየሁ ይሄ ምንድነው? ይሄ መቼ የተሰራ ነው? እንዴት ነው የሚሰራው? እንዴት ነው አጠቃቀሙ ብዬ ለማወቅ በጣም ብዙ ጥረት ነው። የማደርገው ምክንያቱም ሁሉ ነገር በየቀኑ ስለሚቀየር አዲስ ነው የሚሆንብኝ እኔም ማወቅ እፈልጋለሁ። ካላወቅኩኝ ደግሞ እንደ ድሮው ሰው ወደ ኋላ ቀሪ ነኝ ማለት ነው። የፈለኩትንም ስራ ሰዎችም ከእኔ ፍላጎታቸውን ማግኘት ካልቻሉ ማግለል ይጀምራሉ እኔን። ለስራ ፍላጎታቸው እኔ ጋር ለመምጣት ይቀንሳል። ስለዚህ ይሄ ማለት ደግሞ ለድርጅቱ ትልቅ ኪሳራ ነው። አሁን በምሰራበት መስራ ቤትም በጣም ቴክኖሎጂ አዳዲስ ቴክኖሎጂ መማር ግዴታ ይሆናል ማለት ነው። ስለዚህ እነዚህን ካላሟላው ደግሞ በቃ እዛ የመቆየት እድሌም ትንሽ ነው አነስተኛ ነው የሚሆነው። ስራዎችንም የመስራት እድሌ አነስተኛ ነው ምክንያቱም ሁሉም ነገር ከቴክኖሎጂ ጋር ስለተያያዘ። አሁን ለምሳሌ በኮምፒውተር ነው ስራዎችን የምትሰራው የምናስቀምጥባቸው መረጃዎችን እንዴት ለብቻ እንትን ከፍተንላቸው ፋይል ከፍተንላቸው እንዴት ማስቀመጥ እንዳለብን። የትኛው ከየትኛው ጋር የት መቀመጥ እንዳለበት የትኞቹ ዶክመንቶቹ እንዴት መቀመጥ እንዳለባቸው። የምንፈልጋቸውን ነገር ፊት ለፊት እንዴት ማውጣት እንዳለብን። ሰዎች በቀላሉ እንዴት ሊረዱት ይችላሉ የሚለውን ለማወቅ። አዲስ ቴክኖሎጂ መማር ግዴታ ነው ማለት ነው። ስለዚህ ከአዲስ ቴክኖሎጂ መማር እንደ ግዴታም ነው ማለት ነው። አሁን ጊዜ ምክንያቱም መኖራችን ከግድ ሆኖ ሳለ እየኖርን ስለሆነ። ስለዚህ ካላወቅን ደግሞ ኑሮ በጣም ይከብደናል አሁን ላይ። ምክንያቱም ሁሉን ነገር ከቴክኖሎጂ ጋር የተያያዘ ነው። የሚመጡት ትንንሽ ነገሮች እንኳን በየቀኑ የምናከናውናቸው ነገሮች ራሱ ከቴክኖሎጂ ጋር ግዴታ እየተያዙ ስለሆነ ሁሉም ነገር። ከስልክም አንፃር ከተለያዩ ከምንጠቀማቸው ነገሮች አንፃር ሁሉም ነገር ግዴታ ቴክኖሎጂ እንድናውቅ ያስገድዱናል ማለት ነው። እሱን ካላወቅን ደግሞ ስራችንም በጣም ከባድ ይሆንብናል። ነገሮችም ቶሎ ቶሎ አይሰሩልንም ምክንያቱም ሁሉን ነገር እንደ ድሮ ሰው ወይ በወረቀት እንጻፍ ወይ ደግሞ መልእክቶችንም ምናምን ግዴታ በሰውም ነው መላክ ያለብን ስለዚህ። ቁጭ ብለን የሌላ ያዩ ነገሮች ማድረግ

የምትወደው ቀለም ምንድነው? እኔ የምወደው ቀለም ነጭ ቀለም እና ጥቁር በጣም ደስ ይለኛል ነጭ ቀለም ስለብስ ወይም በጣም ያፈካኛል እና ቤት ውስጥ ራሱ እቃዎቼ ነጭ በነጭ ናቸው ሁሉም ነገር ነጭ ቢሆን ደስ ይለኛል እና አምሮየ እርክት ይላል የሆነ ፍክት ሲል ቤቱም በጣም ደስ ይለኛልና ነጭ ቀለም በጣም እወዳለሁ። በጣም ነው ደስ የሚለኝ ሁሉም ነገር ነጭ ነው። ቤቴ ውስጥ እና ነጭ ቀረም እና ወርቃማ በነጭ በጣም ነው የምወደው እቃዎቼ እንዳለ እንደዛ አይነት ናቸው። ልብስ ላይ ከሆነ ደግሞ ጥቁር። ነጭ አሁንም ደግሞ ውሃ ሰማያዊ በጣም ነው ደስ የሚለኝ። የተለያዩ የምወዳቸው ከለሮች አሉ ግን ሞር የበለጠ የምወደው ነጭ ቀለር በጣም ነው የምወደው። እና

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? በአንድ ጊዜ ብዙ ስራዎችን እቀበላለሁ ግን እማስደናግደው በአንዴ ሳይሆን ስራዎችን በመቀበል መስመር አስይዛለሁ መጀመሪያ እና በቅደም ተከተል ቀስ እያልኩኝ ስራዬን እሰራለሁ። እንጂ ስራዬን ብዙ ነው ብዙ ከስተመር አግኝቻለሁ ወይ ደግሞ ብዙ ደንበኛ መቶልኛል ብዬ ዝም ብዬ ቶሎ ቶሎ መስራት አልችልም። ምክንያቱም አፈጥናለሁ ብየ ቶሎ ቶሎ በሰራው ቁጥር። ስራዎቼን በደንብ ላልሰራየ እችላለሁ ጥርት ያለ ስራ ለመስራት። ብዙ እሰራለሁ ግን በቃ በጥራት በሂደት ነው ምሰራው በቅደም ተከተል እንጂ ብዙ ስራዎችን አንድ ላይ ይዤ አልሰራም። ምክንያቱም የጠራ ስራ መስራት አልችልም ብዙ ስራዎችን አንድ ላይ ከያዝኩኝና የተለያዩ ስራዎችን አንድ ላይ ይዞ መስራት አይመቸኝም። አንዱን ከያዝኩኝ ለምሳሌ አንዱን ጨርሽ እንደገና ወደ ሁለተኛውም እሄዳለሁ። አሁንም በወደ ሶስተኛው እንደዛ እያጠራሁ መሄድ ነው እንጂ። ላር ብዤየ ያለው ምክንያቱም ስራዎችን ጥርት ብሎ ስም እንዲሰሩ ስለምፈልግ ማለት ነው። እና ብዙ ግዜም ስራዎችን እንደዛ ነው ምሰራው። እና ብዙ ነገሮችን

የምታስታውሰው ጥሩ መምህር አለ አዎ የማስታውሰው በጣም ጥሩ መምህር ነበረ እንግሊዘኛ አስተማሪ ነበርና በጣም ጥሩ መምህር ነው በጣም ይመክረናል። በቃ እንደ ልጆቹ ነው የሚመክረንና በጣም የማወደው ጥሩ መምህር ነው። በጣም ብዙ ነገሮችን ያስተምረናል ከትምህርቱ ከትምህርቱ በላይ እንደውም በጣም ስለ ህይወት ስለ ነገ ያለብን ሀላፊነት ብዙ ነገሮችን ያስተምረናል እና። በጣም የምወደው መምህር አለ ለዚህ እንደ ደረጃ እንደደርስ በጣም ትልቅ አስተዋጽኦ አድርጓል። ምክንያቱም በጣም ብዙ ምክሮችን ይመክረናል እንደ ልጆቹ ነው የሚያየንና አሁን ያላችሁበትን ምን ጥሩ አይደለም ምናምን ብሎ በጣም ብዙ ነገር ይመክረናል። አሁን በቃ በቁጣ ሳይሆን ነገሮችን የቤት ስራ እንኳን ካልሰራን ወይ ደግሞ የሰጠውን ክፍል ውስጥም ስራ ካልሰራን እየሳቅን እየተጫወተን ራሱ ቢያየን። በጣም በቃ እንትን አዝኖና እንትን ብሎ ነው የሚያስተምረን በጣም መክሮ። የሚቸግራቸው ምናምን ልጆች ራሱ ካሉ ደብተር ስክሪፕቶ ገዝቶ ይሰጣል እና በጣም ጥሩ መምህር ነው። በጣም ዛሬ ላይ ካሾፋችሁ ነገ የት ልትሆን ነው ለእናንተ ባታስቡ እንኳን ለቤተሰቦቻችሁ አስቡ። እና ነገ እናንተም እንደኛው የቤተሰብ ሀላፊነት ይኖሩባችኋል ልጆች ይኖሯችኋል። ህይወት ይኖሯችኋል እና ለነገ ህይወታችሁ ዛሬ ላይ ነው መስራት ያለባችሁ ጊዜ ካለፈ አይያዝም። እና ነገ ይቆጫችኋል እያለ በጣም ብዙ ምክሮችን ይመክረናል እንደውም አንድ ጊዜ የለም። እንዲህ ጓደኛዬ ነበረና በጣም የምወደው በጣም ጎበዝ ተማሪ ነበረ። ግን አይሰማም በጣም። ምሳሌ አድርግቶ ሲነግረን በጣም ከማልረሰው ከእሱ ውስጥ እና በጣም ትዕቢተኛ ከመሆኑና አንፃር አስተማሪዎቹን ይደባደባል ምናምን ግን ጭንቅላት ሳይአንሰው። በጣም ትዕቢተኛ ከመሆኑ አንፃር እኔ ተመርቄ ስመጣ እንደውም ቦርሳዬን ተሸከመልኝ እና አላወቅኩትም ነበር። የተለያዩ ታሪኮችን በቃ እኛ እንድንማር እኛ እንድንለወጥ። የማይጠራው ጥረት የለም ቢያንስ በቤተሰቦቻችን። እንትን ይለናል ይመክረናል ሳይማሩ ያስተማራችሁ ለእነሱ ብላችሁ ምናምን ይላል ብዙ ነገር ይመክረናል። እንደውም እያለቀስን ነበር ምንሰማው እንደውም እና በጣም የምወደውና በጣም ጥሩ መምህር ነበረ። በጣም ብዙ ነገሮች ይሆናል እና በጣም ጥሩ መምህር አለ። በጣም ነው የምንወደው።

የስራ እድገት እየፈለግክ ነው አዎ በደንብ እየፈለኩ ነው። የስራ እድገት ጥሩ ነው ምክንያቱም ለኔም ለእድገት ለገቢ ምንጭም ቢሆን ለእውቀቴም ቢሆን አአምሮዬን ለማስፋት ለተለያዩ ነገር። ግዴታ ያስፈልጋል የስራ እድገት ያሞ ሆኖ ግን አሁን ያለሁበትን ስራ በጣም ነው የምወደው ግን እድገት ለሰው ልጅ ለማንኛውም ነገር አስፈላጊ ስለሆነ። ማንኛውም ሰው እድገትን አይጠላም ይመኛል እና እኔም እንደዛውኛው። እድገት እየፈለኩ ነው የተሻለ ነገር ላይ ብሆን ደስ ስለሚለኝ። ለቤተሰቤም ለውጥ ስለምፈልግ ለራሴም ለውጥ ስለምፈልግ። በተለያዩ ነገሮች ማደግ ስለምፈልግ። ለዛ የተሻለ ደግሞ ለመሆን የተሻለ የሰራ እድገትም ግድ ይላል ምክንያቱም የተሻለ ከዛሬ ካሁን ከምሰራው የበለጠ ስሰራ። ለኔም ገቤ የተሻሻለ ይሄዳል። እና የተለያዩ ስራዎችንም እየለመድኩ እሄዳለሁ ሁሉም ነገርም እንደ አዲስ እየለመድኩ። የሰራ እድገት አዎ እፈልጋለሁ። ገቢዬንም እንዲያሳድግልኝ ለኔም ለእንትኔም ለብዙ ነገሮቼ ለሰዎችም ተደራሽ እንድሆን። በጣም በሰፊው መስራት ስለምፈልግ የስራ እድገት ግዴታ ያስፈልጋልና እና ማንኛውም ሰው የሚመኘውና የሚፈልገው ስለሆነ። በጣም እኔም የምፈልገው ነው። ምክንያቱም ከብዙ ነገር ከብዙ ነገር ጋር ይገናኛል አይደል? የስራ ልምድ። የ ስራ እድገት ባገኘው ቁጥር። የማገኛቸውም ሰዎች እንደዛው። ሀገርንም የተለያየ ሀገር ለማየትም እድሉ ይኖረኛል። ከተለያዩ ከባለስልጣናት ጋር ከትልልቅ ስራ ላይ ካሉ ሰዎች ጋር የማገናኘት እድሌን። አሰፋለሁ ማለት ነው። ያ ማለት ደግሞ እኔም አቅሜን እንዳሳይ። አቅሜን እንድጠቀምበት ትልቅ አስተዋጽኦ ያደርግልኛል። ምክንያቱም አሁን ወይ አቅም እያለኝ ላልጠቀም እችላለሁ እዚሁ ሆኜ ስለዚህ የስራ እድገት እያደገ በሄድ ቁጥር አሟጥጬ እንድጠቀም። ካለኝ ካለኝ ላይም በሌላ ደግሞ መንገድ ደግሞ እየተማርኩ በስራም በትምህርትም እየደገፍኩኝ ራሴን። የተሻለ ነገር ለመሆን እሞክራለሁ ስለዚህ

በምን ሰዓት ትነሳለህ? እኔ ብዙ ጊዜ ምነሳው በጠዋት ነው። ምክንያቱም በጠዋት ተነስቼ ብዙ ስራዎችን ሰራለሁ እንጀራ ጋግራለሁ ልብስ አጥባለሁ ቁርስ እሰራለሁ እና ለብሮ የሚያስፈልጉኝን ለትምህርት ቤት ማን አንዴ ትምህርት ቤት እሄዳለሁ። ስለዚህ የሚያስፈልጉኝ ነገሮች ሁሉ ለማዘጋጀት በጣም በጧት እነሳለሁ። አስራ ሁለት ሰዓት የምነሳበት ጊዜ አለ አንድ ሰዓት የምነሳበት ጊዜ አለ። አሁን ለምሳሌ ጾም ስለሆነ ጠዋትም በጠዋት አልነሳም። ምክንያቱም ስራ ሰዓት ብቻ ለመሄድ ለስራ ነው ምነሳው። እና ስለዚህ በጠዋት ሌላ ስራ ባለኝ ቀን ደግሞ ዝግጁ ለመሆን ሌላ ቦታ ወይ ልወጣ እችላለሁ። ለስራ የዞን ሰዓት ደግሞ ምሳዬንም አስራለሁ። ስለዚህ በጣም መዘጋጀት ስላለብኝ ቁርስ ሰርቼ ከዛ ቁርስ ሰርቼ ደግሞ ባለቤቴም አለ ከበላን ከጠጣን በኋላ። ሻይን አፍልቼ ከዛ ቶሎ ብዬ ደግሞ በጎን ምሳዬን አስራለሁ ለባሌም አዘጋጅቼ መሄድ ስላለብኝ እሱን አዘጋጃለሁ። ስለዚህ ቶሎ ቶሎ እያልኩኝ እንዲሟላልኝ አረጋለሁ። ስለዚህ ሌላ ቦታ ስሄድ ሌላ ትርፍ ወጭ አላወጣም ማለት ነው። ምክንያቱም የተለያዩ ምግቦች ስማገብ ሌላ ቦታ ሆዴን ያመኛል። ብዙ በሽታዎች አሉ ሚመጡ ከምግብ ጋ ተያይዞ እነሱን ለመከላከል እቤቴ አዘጋጅቼ ምሳዬን ይዤ በሳይኔ ቋጥሬ ነው ምሄደው። ይሄም ደግሞ በጣም ብዙ ጊዜ ጤናማ እንድሆን ረድቶኛል። እንደውም ጓደኞቼ ለምነው ሁሌ ይዘሽ ምመጭው ምናምን ይሉኛል። እና እኔ ደግሞ በጣም ጤናዬን ስለምጠነቀቅ በጣም ጤናዬን ስለምወድና። በቃ ነገሮች ቀለል አርግቼ መኖር ስለምፈልግ ውጪ ላይ ስበላ ግን በጣም ዱካክ ነው ምለቅብኝ በጣም በቃ እንቅልፍ ራሱ አልተኛም። በተለያይ ነገሮችን በጣም እንትን አይሰጠኝም ምቾት አይሰጠኝም። ራሴን ያመኛል ብዙ ነገሬን ያመኛል። ስለዚህ ይሄን ሁለ እንድ ጥሩ ስሜት ሆኜ እንድውል እንዲያረገኝ ጥሩ ስሜት እንዲኖረኝ ለስራዬ ተነቃቂነት እንዲኖረኝ። አንዳንዴ እንደውም ቡና ሁላ በትንሽዬ ፌሪሙዝ አላችኝ ትንሽዬ አርግቼ እሄዳለሁ። ሁሉንም ነገር ቤት አዛጋጀጅቼ እሄዳለሁ። ስለዚህ እንደውም በጣም ነው ሚወዱት ስመኛውሽ በጣም ይጣፍጣል ይሉኛል አብረናቸው የምንሄደው ጓደኞቼን ራሱ እንደዛ እያስለመድኳቸው ነው። ስለዚህ በምን ሰዓት ትነሳለህ? ለሚለው እንደ ሁኔታ ይለያያል እንደ ሁሌ ይለያያል። አንዳንዴ በጣም በጣም ጥዋት ልነሳ እችላለሁ አንዳንዴ አረፍዳለው። እንደ ስራዬ ነው ሚለያይ

ስትታመም ከስራ ትቆያለህ? ስታመም ከስራ አልቀርም አልቆይም ምክንያቱም በሰራዬም በአግባቡ ነው መስራት ያለብኝ ብዬ ስለማስብ አንዳንድ ጊዜ በጣም ካልታመምኩኝ የከፋ ችግር ካልደረሰብኝ። ከስራዬ መቅረት አልወድም ምክንያቱም በጣም ስታመም ራሴን መጠበቅ ስላለብኝ እቀራለሁ እንጂ ያን ያህል ሳልታመም ስታመምም ዝም ብዬ የምቀር ምክንያቱም የማበዛ ሰው አይደለም ምክንያቱም ስራዬን በአግባቡ መስራት አለብኝ ብዬ አስባለሁ። ከታመንኩ እንኳን በቃ በጣም እመም በጣም ከባድ እመን ካልሆን በስተቀር በጣም ካልከበነኝና የሆነ ማልችሎ ካልሆነብኝ በስተቀር ደስ አይለኝም። ከስራ መቅረጽ እና ስለዚህ የተለያዩ ነገሮችን ስራ እጠቀማለሁ ባህላዊ መድሃኒቶችን ሻይ ወይ ምናምን የሚያሞቀኝ ነገር ነኝ። ቡና ተጠቅሜ እንደዛ አሞኝ የማይሻለኝ ከሆነ የሆነ ማልችሎ ካልሆነብኝ በስተቀር ደስ አይለኝም ከስራ መቅረጽ እና ስለዚህ የተለያዩ ነገሮችን ስራ እጠቀማለሁ ባህላዊ መድሃኒቶችን ሻይ ወይ ምናምን የሚያሞቀኝ ነገር ነኝ ቡና ተጠቅሜ እንደዛ አሞኝ የማይሻለኝ። ከሆነ ስለማስብ ቅድሚያ ነው የምናገረው እኔ ከታመንኩ አለበለዛ ደግሞ ራሴን ትዋጥ ችዬ ምናምን

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ የተለያዩ ስራዎችን እሰራለሁ። ስራ እየሰራሁ ትምህርት ስለመማር ጥናት አጠናለሁ። የቤት ስራዎችን እሰራለሁ አሳይመንቱ ካለብኝ አሳይመንት እሰራለሁ ጥናቴን አጠናለሁ የተለያዩ ነገሮችን አደርጋለሁ። ግን መጀመሪያ እንደገባሁ ከስራ። መጀመሪያ ላይ ቤቴን አጸዳለሁ ከዛ አነጻጽፍና ረጋግፊ አቦራውም ምንምን። ካጸዳው በኋላ ከዛ እራቴን እሰራለሁ። በሚገባ ምጣፍጥ ሁለት አይነት ሶስት አይነት እራቴን እሰራለሁ ከዛ በኋላ። ቤቴን አጽድቼ ፎ አድርጌ ከጨረስኩ በኋላ እንዲያበረታታኝ ቡና ወይ ሻይ አፈላለሁ። ከዛ እሱን ካፈላው በኋላ ደግሞ። የሚገርም ምህረቴን በላና ወይ መክሰስም በጊዜ ከገባው መክሰስ በኋላ ወይ እንደነች እጠብስና። ወይ ደግሞ የሆነ ቀለል ያለ ነገር ወይ። እንትን አደርጋለሁ አምባሻ ነገር ምናምን እጋግርና በሻዬ እሱን አበላለሁ ከዛ በኋላ። በቂን ጥናት ካረኩ በኋላ ሁሉም ነገር ከጨረስኩ በኋላ ከዛ ወደ መዝናናት እገባለሁ። ስዝናና ደግሞ የተለያዩ ነገሮችን እጠቀማለሁ ለምሳሌ ዩቲዩብ ሊሆን ይችላል ፌስቡክ። ቴሌግራም ቲክቶክ ብዙ ነገሮች አሉ መዝናኛ ነገሮች። ጨዋታዎችን አያለሁ ፉክክሮችን አያለሁ ቦክ አያለሁ እና። ብዙ ጊዜ ቁጭ ብዬ ፊልሜን ነው የምኮመኩመው ፊልም ሳይ ደግሞ በጣም የፍቅር ፊልም ቢሆን እመርጣለሁ። ስለዚህ ከዛ በኋላ ደግሞ ከባሌ ጋር እንደዚህ እየተዝናና ምናምን ሪላክስ እናደርጋለን። ከዛ በኋላ ጥዋት ላይ የምበላቸውን አዘጋጅቼ አመሳስዬ ጠዋት ሚበሳሰል ካለ ፍሪጅ ውስጥ አደርጋለሁ። ከዛ እሱን ታረኩ በኋላ ደግሞ የሚገራርም ቁርስ ከሰራሁ በኋላ ያንን ያበሰልኩትን አሞቅና። ከዛ በኋላ የጠዋቱን ደግሞ ወይም ምሳ ላይ የሰራሁት አሙቀን እንበላለን። ከዛ እሱን ከበላሁ በኃላ። መጀመሪያ ግን ቢያንስ አራት ደቂቃ አራት ሰዓት ምናምን መቆየት አለብኝ።

የምትወደው መክሰስ ምንድነው? እኔ የምወደው በጣም ብዙ አይነት መክሰስ አለ። ለምሳሌ ፍርፍር በፓስታ በመኮረኒ በተለያየ ነገር እወዳለሁ። አሁንም ለም የተለያዩ ብዙ ነገሮች አሉ። ጥብስ እወዳለሁ እንቁላል ጥብስ እወዳለሁ። ቀለል ያለ ደግሞ ስንመጣ ያው አቦካዶ በዳቦ ወይ ደግሞ ሙዝ በዳቦ የተለያዩ ነገሮች አሉና ከነዛ ውስጥ ቢያንስ የተወሰኑትን እበላለሁ። ቀለል አርግቼ ማለት ነው ዘይት የተጠባበሱ ምግቦችን

ሳህኖችን ማጣጠብ ትወዳለህ? አዎ ሳህኖችን ማጣጠብ በጣም ነው የምወደው። ምክንያቱም ሳህኔን ካላጠብኩኝ አሁን የበላሁበትን ጠዋት የበላሁበትን ደግሜ ህግ ምሳ ብበላበት እንደገና ደግሜ እራት ብበላበት አሁንም ደግሜ ቁርስ ብበላበት በጣም የተለያዩ በሽታዎችን ያመጣል። ለምሳሌ ትንኞችም ቤቴ ውስጥ ይበዛሉ። ቆሻሻዎች በብዙ ቁጥር በሽታ በጣም እየበዛ የመብዛት እድሉ ሰፊው ዝምቦች ይመጣሉ ዝምቦች ደግሞ ከተለያየ ቦታ ነው የሚመጡት። ለምሳሌ የተለያየ ቁስል ነክቶ ይመጣሉ በሽተኛ ጋር እየሄዱ ስለሚመጡ ያ ቁሻሻ ላይ ባረፈ ቁጥር ደግሞ እኔ ሳህን ላይም ቆሻሻ ጥላ ነው የምታልፈው። ስለዚህ የተለያየ በሽታዎች እንዳይመጡብኝ ለመከላከል ስል ግዴታ ሳህኖቼን ማጠብ አለብኝ። ሳኔን ብቻ ሳይሆን ድስቴንም ማጠብ አለብኝ። የምሰራበትን ሁሉን ነገር ማጽዳት አለብኝ። እኔ ስቶቬንም ምኑንም በየቀኑ ነው የማጸዳው። ምክንያቱም በየቀኑ የሚሆነው እኔ ለአይኔ ራሱ ያስጠላል። ሰው ሲያየው ራሱ እንዲወደው እንዲማረክ ማደርግ አለብን። ምግባችንንም ቢሆን የቤት እቃዎቻችንንም ቢሆን የተለያዩ ነገሮችን በቃ ደስተኛ ሆነን እንድንበላ ምን እድል ከዛ ለራሳችንም ለሁሉም ሰው እንደ በቃ ደስ ብሎ ሰው ራሱ እኛ ጋር መጥቶ ደስተኛ ሆኖ እንዲበላ። የተለያዩ ነገሮችን ፅድትድት ማድረግ ነው እኔ ደስ የሚለኝ። ፍሪጄዬን አጸዳለሁ ቲቪዬን እናጸዳለሁ ለምሳሌ ቁምጻጥኔን አጸዳለሁ በስርዓት በስርዓት ነው የማስቀምጠው። ሳህኖቼንም በደንብ ለማታ ዳውማጎቼን የውሃ መጠጫዎቼን ብርጭቆቼን ምክንያቱም ካላጸዳሁ በጣም ቆሻሻ አለ አካባቢ ላይ ይበከላል። ያ ደግሞ እኔ አንድ ሳህን ሳላጥብ ያስቀመጥኳት አንድ ሳህን አንድ ደቂቃ ለማይፈጅብኝ አንድ ጊዜ ለማይፈጅብኝ በኋላ ላይ ዋጋ ያስከፍለኛል። ብዬ ብዬ አስባለሁ። ስለዛ ያን ዋጋ እንዳልከፍል ደግሞ ዛሬ ላይ ምንም ጊዜ ባይኖረኝም ሰዓት ባይኖረኝም ግዴታ ያችን መሸፈን አለብኝ። ብዬ ስለማስብ ግዴታም ስለሆነብኝ ለጤንነቴ ምክንያቱም እቺ አሁን ዛሬ በውሃ ጥብ ለማድረግ የከበደችኝ ነገር ትልቅ ነገር ታስከፍለኛለች። የሆነች ትልቁ ለመነሳት ይሆናል። ጤንነቴ ለማወቅ በደንብ ብዙ ፕሮሰስ ስላለው ብዙ ሂደት ስላለው እሱ እነሱ ጋር ሂጅ ብዙ ወጪ ከማውጣቴ በፊት እዚሁ ቤቴ ውስጥ በሳሙና በትንሿ ነገር በተለያዩ ነገር ወይ አጃክሴን ገዝቼ ሳህኔን ጽድት ባደረገው። የምበላበትም ቦታ አካባቢዬን ሁሉ ጽድት ባረገውና ባሳምረው ያን ያህል እኔን አይጎዳኝም ማለት ነው። እንደውም በተቀራኒው በጣም ጥቅም ይኖረዋል እኔ ምክንያቱም ሳጸዳ ከብዙ በሽታዎች ስለሚከላከልና ከብዙ ነገሮች ስለሚጠምብቃኝ ማለት ነው። ስለዚህም መጽዳትና እንትን ማለት ለራሴ ስለሆነ በጣም ደስተኛ ሆኜ ነው የማዘደው። እንደውም አንዳንዴ የታጠቡትን ራሱ ደግሜ አጥባታለሁ። አቧራ ምናምን ሲነካቸው በጣም ደስ አይለኝም እና እናቴ ወይ አንቺ ልጅ እኮ አብደሻል ውሃ መጫወቻ አይደለም። ሳሙና አጃክስ መጫወቻ አይደለም ምናምን ትለኛለች። ግን እኔን በቃ ደስ ይለኛል ለመዝናናትም ነው የምቆጥረው ማጸዳዳትን እንትን ማስተካከልን ምናምን በቃ እንደ ትልቅ መዝናኛ ነው የምቆጥረው ማለት ነው። ስለዚህ ይሄ ደግሞ ልምዴ በጣም ጥሩ ነው ብዬ ነው የማስበው። አሁን ላይ ሳስበው ምክንያቱም ብዙዎች እንደዛ አይረዱም የቤታቸው ጽዳት ለራስ ቢሆንም እንደዛ ማጽዳቴ እኔ ጠቅሞኛል። ቤቴንም ከበሽታ ለመከላከ ል ችያለሁ። ቤተሰቤ ካልተከላከለ ከበሽታ ከቆሸሸ ይሄ ነገር ከበላ ወይ ልጆችም ሊሆን ይችላሉ ትልቅ ሰውም ሊሆን ይችላል በአሁን ጊዜ ማንም ሰው ጎሻሻ በልቶ ጤነኛም የሚሆን የለም። ጎሻሻውን ደግሞ የማመጣው ራሴን የማለው ይሄን ደግሞ የምከላከለው ሳህኖቼን በማጠብ። ድስቶቼን በማጥብ ማዘጋጅበትን ሁላ ነገር አካባቢን በማጽዳት ሁሉንም ጽዳት በመጠበቅ የራሴን እናት በመጠበቅ እጄን በመታጠብ ከምግብ ከማቅረቤ በፊት መታጠብ ከበላሁ በኋላ መታጠብ። ስለዚህ የእነዚህን ሁላ ካሟላሁኝ ምንም እንትን አይኖረውም ማለት ነው ጤነኛ እሆናለሁ። ምንም አያሳስበኝም ስለ ጤንነቴ ጉዳይ። ስለዚህ በጣም ደስተኛ ሆኜ ራሴን ለመጠበቅ ስል ሳህኖቼን በሙሉ ሳልባል ነው የማጥበው። ከህፃንነት ጀምሮ በጣም ነው ሳህን ማጠብ የምወደው እናቴም ያስለመደችኝ ስለሆነ በጣም ደስ እያለኝ ነው የማደርገው። እኛ ጋር ወንዱም ሴቱም ሁሉም ያጥባል ይሄ ልምድ ነው። የበላበትን ሁሉም ሰው ማጠበቅ

በቤተሰቡ ምን አይነት በዓላትን ታከብራላችሁ? በቤተሰባችን በጣም የተለያየ በዓሎዎች አሉ። ለምሳሌ አሁን መድኃኒዓለም ይከበራል በየወሩ ሚካኤል አለ። ቅብ ማርያም አለ። ልደታ ማርያም አለ። እና በጣም የተለያየ በዓል ይከበራል። አሁን አመታዊ በዓል ካልነ ደግሞ። ጥምቀት አለ እንቁጣጣሽ አለ ፋሲካ አለ አዲስ አመት አለ እና በጣም የተለያየ በዓል ነው የሚከበረው። በእኛ ቤተሰቦች ውስጥ በተለይ አዲስ አመት ማለት በጣም ይከበራል። እኛ ጋር ሩቅ ያሉት ዘመዶቻችን ይመጣሉ ቅርብም ያሉት ይመጣሉ። ቤተሰቡን ሁላ ሚሰበሰቡው አዲስ አመት ነው። ምክንያቱም ለአዲስ አመት የተለያዩ ነገሮች ይደረጋሉ ቅርጫ ይገባል ዶሮ ይተረዳል። በቃ በጣም በደማቁ ሁኔታ አበቦች ይፈካሉ። በጣም ነው የሚከበረው ምክንያቱም አዲስ አመት እኛ ጋር እንደ ኢትዮጵያኖች ዘመን መለወጫ ነው። ዘመን መለወጫ ማለት አመታት ይቀየራሉ። ማን ነው አሁን? ለምሳሌ አንድ አስራ ሁለት ሺህ አስራ ሰባት እያልን ከቆጠርን ከዛ ውስጥ አስራ ስምንት የሚገባው በአዲስ አመት ነው ማለት ነው። ስለዚህ ጊዜያት መሎጫ ቀናት መቀየሪያ ጊዜ ስለሆነ በጣም እናት ለምናከብረው አዲስ አመትን እና ስለዚህ አዲስ አመት በጣም በቤተሰቦቻችን ልዩ በዓል ነው። ከአዲስ አመት ውጪ ደግሞ ፋሲካ በዓል አለ። ፋሲካ ማለት እኛ ጋር ሁለት ወር ተጾሞ ፋሲካ ይከበራል። ሁለቱም ጾመኛ ነው ሁዳዴ ጾም ይባላል። እሱን ጾም ከዛ ሌሊት ነው የሚበላው ሌሊት ላይ እናስቀድሳለን ሌሊት ላይ ነው ጾም የሚፈታ። እሱን በጣም ነው የሚዋደደው። እኛ ጋር ምክንያቱም ሁለት ወር ሙሉ ጾም ነው። በዛ ላይ ወተት ስጋ ተዋጾ አላገኘንም በዛ ላይ ደግሞ ሁሉም ቤተሰብ ይሰበሰባል። ያገባ ይሄዳል አክፋይ ብሎ ይሄዳል የፋሲካ ቀን ቤተሰብ ተዘጋጅቶ ነው የሚጠብቅህ። እና በእምነትም እንግዲህ እየሱስ ክርስቶስ ድል አድርጎ የተነሳው በፋሲካ ስለሆነ ፋሲካ በጣም ነው የሚከበረው። ይዘመራል ይቀደሳል ሌሊቱ ሙሉ የዛን ቀን እና። ዘጠኝ ሰዓት ነው አስር ሰዓት ምናምን ላይ ተነስተን እንባላለን ምግብ ዶሮ ሲሰራንም ነው ምያድረው። ነው ሲሰራም የሚያድረውና ሌሊት ላይ ዶሮ ይሰራል። አንዳንዴ እንደውም ልጆች ሆነን ተቀስቅሰን ስንበላ እንናደዳለን እናለቅሳለን ሁሉ። አሁን ላይ ግን ራሳችን ሌሊቱን ሙሉ ሳንተኛ ሰርተን አጣፍጥም ብለን የምንመጣው። ስለዚህ ጎረቤት ይጠራል አንድ ላይ ጾማችንን እንፈታለን ማለት ነው። አንዳንድ ሰው ለምን ነው ለሊት የምበለው ምናምን ይላል። ግን ያ ባህላችን ነው። ከድሮም የመጣ ሀያቶቻችን እናቶቻችን አባቶቻችን ያቆዩልን ባህል ነው። ብለን ሌሊት ላይ እነዛን እፈታለን። እ ገናም አለ። እ ገናም የጌታችን የኢየሱስ ክርስቶስ ልደት ነው። እኛ በእኛ በኦርቶዶክሶች በዛ መልኩ እምናከብረው ገና ደግሞ በጣም ደስ የሚል በዓል ነው። ምክንያቱም የገና የስጦታ በዓል ነው። የተለያዩ ስጦታዎችን እንሰጣጣለን ቤተሰቡ ሁላ የተለየ የስጦታ ስለሚቀያየር በቃ ላይ ህፃን ሆነ ምናምን ገናን በጣም በጉጉት ነው የምንጠብቀው። አሁን ላይ ግን ቢያንስ ትልቅ ሰው ስንሆን እንደውም ወጪውን ፍራቻም ሊሆን ይችላል። የተለያዩ ምክንያቱም ትልቅ ስንሆን ከሰዎች ብቻ አንቀበልም እኛም መስጠት ስላለብን ግዴታ። ከተለያዩ ወጪዎችም ራሳችንን ለማግተስ ስንል። አንዳንድ ሰዎች ትንሽ ይከፋቸዋል ነገር ግን። ህፃን ሆነን ግን ገናም በጣም በስስት እና በትልቅ እንደ እንትን ነው የምንቆጥረው። በቃ አስራ አምስት ቀን አንድ ወር ሲቀረው ቀን ሁላ ነው አልደርስም የሚለኝ ምክንያቱም። የተለያዩ ስጦታዎች ከቤተሰብ እንቀበላለን ከፍቅረኛ እንቀበላለን። ከአባታችን ከእህቶቻችን ከወንድሞቻችን በጣም የተለያዩ ስጦታዎች ቀሚስ ይሆናል። ወይ ቸኮሌት ወይ ጣፋጭ ነገሮች የተለያዩ ማስቲካ ሊሆን ይችላል። የተለያዩ ነገሮችን እንድንቀበልበት ሰዎች ደግሞ ይቅርታ ብለው ስጦታ የሚሰጡን የተጣለ የሚታረቅበት። የተለያየ ጓደኛሞች ራሱ ከተጣሉ ይቅርታ የሚባባሉበት ይቅርታቸውን ደግሞ። በስጦታ። መርጠው ከዚህ በየቤቱ የሚሰሩ አሉ። ከእነሱ ጋር እያደረጉ እንደውም አሁን በጣም ተለምዷል ለእነሱ ይልካሉ ይቅርታቸውን። በአበባ በብር አርግተው። እና በጣም ይወደድና ደስ የሚል በዓል ነው። ብዙ አሉ። ሌሎችም አሁን ለምሳሌ መስከረም ላይ ልክ አዲስ አመት እንደጨረስን በአሥራ ሰባተኛው ቀን እንትን መስቀል ይባላል ማለት ነው። መስቀል ደግሞ በጣም ደስ የሚል በዓል አደባባይ የሚከበር ነው። በጣም ሁሉም ሰው አሁን ለምሳሌ ወንዶቹ እንጨት ይዘው ይሄዳሉ። ከዛ ደመራ ይደመራል ከዛ። እርጥብ ሊሆን ይችላል ደረቅም እንዳለ አንድ ላይ ተደምሮ ተነምሮ

የምትወደው ቁጥር ስንት ነው? እኔ የምወዳቸው በጣም ብዙ ቁጥሮች አሉ ለምሳሌ ቤተሰቦቼ የሚያከብሯቸው በዓላት አሉ እኛ ኦርቶዶክሶች በጣም ከቁጥር ጋር በጣም ብዙ ትስስር አለን። አሁን ለምሳሌ። ስድስት አርሴማ ነች አስራ ሁለት ሚካኤል ነው ሃያ አንድ ማርያም ነች ሃያ ሰባት መድኃኒዓለም ነው። ሃያ ስምንት አማኑኤል ነውና በጣም ብዙ ቁጥሮች አሉ። የምወዳቸው መድኃኒዓለም እኛ ቤት በየወሩ ይዘከራል የሀገራችን ታቦት መድኃኒዓለም ስለሆነ በኦርቶዶክስ። እና ይዘከራል አስራ ሁለት ደግሞ የእናቴ ሚካኤል ነው በጣም ነው የሚከበረው ይደገሳል ይበላል ይጠጣል። እና። በሃያ አንድ ደግሞ እመቤታችን ስለሆነ በጣም ይከበራል። ይደገሳል በጣም ትልቅ በዓል ነው። ያለው እና በጣም የምናከብራቸው እነዚህን ነው እንጂ አካባቢዎች በጣም ብዙ በዓላት አሉ። ከነዛ ውስጥ ደግሞ እነዚህን እናከብራለን። በሃያ ሰባት መድኃኒዓለም አለ። እንደዚሁ መደገስ በማብላት ለነዳያን በማብላት እናከብራለንና

የምትወዱት ምግብ ምንድነው? የምወደው ምግብ በጣም ብዙ አይነት ምግቦች አሉ የተለያየ ምግቦችን እወዳለሁ ለምሳሌ አትክልት ሊሆን ይችላል። ወጥም ሊሆን ይችላል እንጀራ ሊሆን ይችላል የተለያየ ፍራፍሬዎችን ሊሆን ይችላል። አሁን ለምሳሌ የምውደው ፍራፍሬ አናናስ አለ አቮካዶ አለ ፓፓያ አለ። የተለያየ ሙዛ አለ አፕል አለ በጣም የምወዷቸው ናቸው። አሁን ከእዚህ ውስጥ ከፍራፍሬ ሁላና እና አሁንም በጣም ስማቸውን ያልጠቀስኳቸውን በጣም የምወዳቸው አለ። እናም ከምግቦች ደግሞ ከወጣ ወጦዎች ደግሞ ዶሮ ወጥ በጣም እወዳለሁ ጥብስ አለ። ሸክላ ጥብስ አለ በጣም ሸክላ ጥብስ በተለይ ውይ ነፍሴ ነው በጣም ነው የምወደው። ዶሮ በጣም የምወደው በቃ የተለያዩ ምግቦች አሉ እኛ ጋር በጣም በብዛት የሚሰራው ለባዓላት ስለሆነ። ዶሮ በተለይ በጣም ነው የምወደው። ምክንያቱም በአመት አንዴ ወይ ደግሞ በዓል ሲሆን ምናምን ነው የምናገኘው አደባባይ ለዛ ይከብዳል አሰራሩ ይከብዳል። ብዙ ነገር ጣጣ ስላላት ለበአል ነው የምናገኛት እና እሷም በፍቅር በጣም ነው የምወደው። መክሰስ ላይ ደግሞ አለ ጨጨብሳ እንሰራለን ችብስ ላይ እንሰራለን። ሰንቡሳ ተለያዩ ምግቦች በቃ ቀለል ያሉ ለመክሰስ የሚሆነው ነገሮች አለ ቲሜራ አለ። ሙሻበከ ጣፋጮች ከጣፋጮች ደግሞ ማር በዳቦ የተለያዩ ናቸውና። በጣም ብዙ አይነት ምግቦች አሉ ኢትዮጵያ ውስጥ በዚህ አትታማም በጣም ብዙ ምግብ አላት። እንደየባህሉ እና እንደየእምነቱ እንደየወጉ የሁሉም ይለያያል። አሁን ለምሳሌ ገንፎ ጠዋት ላይ ገንፎ የሚያዘወትሩ አሉ ገንፎ። እንትን ይሄ ሀበሽ መጠጣት ሊሆን ይችላል ወይም በሱ አሉ የተለያዩ ነገሮች። ቅንጬ እንቁላል ፍርፍር። በቃ በጣም ብዙ አይነት ናቸው ጨጭብሳ የሚባል አለ ጨጭብሳውን ለምሳሌ የሚሰራው ጠዋት ተነስተን አቡክተን እዛው የጋገርነውን ፍትፍት በማድረግና እንትን በመቆራረጥ ቅመምም በማረግ እሱ ጨጨብሴ ይባላልና በጣም የምወደው ምግብ ነው። ቅቅል አለ ቀይ ወጥ አለ ሚስቶ አለ በቃ በጣም ብዙ ናቸው ኢትዮጵያ ውስጥ ተዘርዝሮ አያልቁም። በጣም ፍላጎትና አቅርቦት በጣም ብዙ ነው ያለውና ስለዚህ። በጣም መውዳቸው በጣም ብዙ አይነት አለ ለምሳሌ አሁን እኛ አሁን ጾም ላይ ስለሆነ እነዚህ አሁን የጠራኋቸው አብዛኞቹ አይገኙም በጾም ወቅት ደግሞ። ሽሮ አለ። እንትን በየአይነት አሉ በየአይነት ማለት የተለያየ ምግቦች አንድ ትሪ ላይ የምንበላበት ሰዓት ላይ ከጎን ከጎን የሚቀርቡት ማለት ነው። አሁን ለምሳሌ ቀይ ስር አለ ጥቅል ጎመና አለ የሀበሻ ጎመን አለ። ምስር አለ ሽሮ አለ ሽሮ ባልጫ በቀይ አለ ብዙ አይነት በቃ የተለያየ መግቢያዎችን በአንድ ላይ የሚይዘው። እሷ አሁን ለምሳሌ በየአይነት ይባላል መኮረኒ አሉ። የተለያየ ፓስታ ምናምኖች አሁን ብዙ ሰው አሁን እኛ ኢትዮጵያዊ ያለ እንጀራ ሰው የበላ ራሱ አይመስለውም ምግብና እንጀራ በጣም ነው የሚወዱት። ሁሉም ሰው በቃ የሚባል ደረጃ እንጀራ ካልበሉ ምግብ ራሱ የበሉ አይመስላቸውምና። እኔም እንደዛው ነኝ

ሰዎችን በአይነህ ተመለከታለህ? አዎ ሰዎችን በአይኔ እመለከታለሁ ምክንያቱም በአይኔ ካላየኋቸው በምን አቃቸዋለሁ። ሰዎችን በአይኔ ተመልክቼ ይሄ ሰው ቀይ ነው ይሄ ሰው ጥቁር ነው። ወይ ደግሞ እማቀዉም ሰው ከሆነ በአይኔ ተመልክቼ ነው ላቀው እምችለው። ለምሳሌ አብረን የተማርነው ሊሆን ይችላል። አብረን ስራ የሰናነው ሊሆን ይችላል የተለያየ ወይ መንገድ ላይ የምናውቀው ሰው ሊሆን ይችላል። የተለያየ ሰው ሊሆን ስለሚችል ሰዎችን በአይኔ እመለከታለሁ። ምክንያቱም በአይኔ ስመለከታቸው የምተዋወቅ እድላችንም ይሰፋል። ከዚህ በፊትም ወይ አይቼያቸው ሊሆን ይችላል በሆነ አጋጣሚ። ስለዚህ ሰዎችን በደንብ ነው በአይኔ እማየው ምክንያቱም ብዙ ነገሮችን አጣራለሁ በአይኔ አይቼ። ወይ ደግሞ ከዚህ በፊት አይቻችሁ ነበር እላለሁ ወይ ካላየኋቸው ደግሞ እንተዋወቅ ምናምን ብዬ። ሰዎችም አይኔን በመመልከት እንትን እላለሁ ስለዚህ ብዙ ነገሮች። እነሱም አሁን ዛሬ ያየኋቸውን ነገ ባያቸው ሰላም እላቸዋለው መንገድ ላይ ምናምን። እና በጣም ነው ለመግባባት ፍለጎት ስላለኝ በደንብ ነው እምመለከታቸው

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ ቢያንስ አንድ ቀን ይቆያል። ከአንድ ቀን በላይም ይቆያል አንዳንዴ ምክንያቱም ብዙ ስራዎቼን የምሰራው በስልኬ ስለሆነ ረጅም ሰዓት ነው የምጠቀመው። ስለዚህ ብዙ ጊዜ አይቆይም ይሄ ከቆየም ደግሞ አንድ ቀን ነው የሚቆየው። ምክንያቱም ወይ ቻርጅ አርግቼ በጣም ሞላ ብዬ ስጠቀመው በጣም ያልቃል ምክንያቱም በጣም የተለያየ ስራዎችን ስለምሰራበት። ቶሎ ቶሎ ነው የምነቅለው አሁን ሞላ ስል አሁን እነቅለዋለሁ አሁን ሞላ ስል አሁን እነቅለዋለሁ ምክንያቱም አንዳንዴ ደግሞ እንትን ራሴን አሳምኜ ወይ በወረቀት ምናምን እየጻፍኩኝ። በቃ መንቀል የለብኝም ብዬ ራሴን አሳምኘዋለሁ ምክንያቱም አንዳንድ ነገሮችን ስንጽፍ ስንጽፍ ስንጽፍ ስንጽፍ የማያልቁም አሉ። እና እነዛን ለማድረግ ደግሞ ግዴታ ወረቀት ያስፈልገናል ስለዚህ ወረቀት ላይ እጽፋለሁ። አንዳንዴ ብዙ ጊዜየን ስልኬ ላይ ስለሚይዘን የስራ ኖቶችን የተለያየ የትምህርት ቤትም የምንም ሁሉም ለትንሹም ለትልቁም ለመደወሉም መልእክት ለመላክም ስልክ ስለምጎትት ስለዛ ስልኬ በጣም ባትሪውን ይጨርሳል ማለት ነው። አሁን እንደውም ድንጋዩ ተጎዳ መሰለኝ። በጣም ሞልቼው ራሱ በጣም ያልቃል ቶሎ ቶሎ እና በቀን ቢያንስ አንድ ጊዜ እጠቀመዋለሁ ስለዚህ።

በቀን ስንት ሰዓት ስልክ ትጠቀማለህ? በጣም ብዙ ጊዜ ነው በቀን የምጠቀመው ለምሳሌ ለስራ ስለምጠቀመው በመደወል ሊሆን ይችላል መልእክቶችም በመላላክ ሊሆን ይችላል። ብር በመላክ ሊሆን ይችላል እና በጣም ብዙ ጊዜ ነው ስልክ የምትጠቀመው ለምሳሌ። ትምህርት ላይ የሆነ ጥያቄ ካለኝም ማህበራዊ ሚዲያ ሰርች በማድረግ ዩቲዩብ ላይ በማየት ፌስቡክ ላይ ቴሌግራም ላይ በተለያየ ነገር ላይ በማየት። በጣም ብዙ ጊዜ ነው ስልክ የምጠቀመው። እና በጣም በቃ ረዥም ሰዓት ስልክ ልጠቀም እችላለሁ ምክንያቱም ስራዬም ከስልክ ጋር ይገናኛል። ደንበኞቼም ከስልክ ጋር የተገናኘ ነውና። አስሬ ደንበኞችን ማስተናገድ ምናምን። ያ ሲደውል ያን ሳነሳ። ሳስተናግድ ምናምን እና በጣም ይከብዳል። ግን በጣም ረጅም ሰዓት ነው ስልክ የምጠቀመው። ምክንያቱም ብዙ ስራዎቼን የምሰራው በቃ በስልክ ስለሆነ። ስለዚህ ብዙ ጊዜ ነው ስልክ የምጠቀመው። ለዛም ደግሞ በጣም ስልኬን በጣም ስለምጠቀማት በጣም ነው የምወዳት በጣም ነው የምንከባከባት ምክንያቱም ስልኬ ከሌለች ስራዬ ራሱን መስራት በጣም ከባድ ነው የሚሆንብኝ። ሁሉ ያቀለለችልኝ ስልኬ ስለሆነች። ስልኬን በጣም ብዙ ጊዜ በእንክብካቤ ነው የሚይዛት በጣም ነው የምወዳት። የተለያዩ እንክብካቤዎችን ነው የማደርግላት። በእንተን ከቨር በማድረግ ከቨሩን በየጊዜውን የምቀይረው ምክንያቱም አምራና በቃ ዉብ ሆና እንድትታይልኝ ስለምፈልግ። በጣም አዲስ ነች ግን ብዙ ጊዜ ተጠቅሜአታለሁ በጣም ስለምንከባከባት። በጣም አዲስ ነች።

ታሪክ መናገር ትወዳለህ? ታሪክ መናገር በጣም ነው የምወደው ካነበብኳቸው ታሪኮች ከሰማኋቸው ታሪኮች ከብዙ ታሪኮች አንፃር ታሪክ መናገር በጣም እወዳለሁ። አሁን ለምሳሌ የድሮ የአባቶቻችንን ጀግንነት። እንዴት አርግተው ጣሊያንን እንዳሸነፉ በሀገራችን አልተገዛችምና ስለሱ ውጊያ ስለተለያዩ ታሪኮች ስለ ሰው ልጅ ስለ ግል ህይወት ታሪክ ሊሆን ይችላል። በጣም በብዙ አይነት ታሪኮች አሉና። ታሪክ መናገር በጣም ነው የምወደው መስማትም በጣም ነው የምወደው። ምክንያቱም ሰዎች ከታሪክ ብዙ ነገር እንማራለን። ከሰው ታሪክ ሊሆን ይችላል ከሀገር ታሪክ ሊሆን ይችላል። እና ከታሪኮች ብዙ ልምዶች ብዙ ትምህርቶች ብዙ መስዋዕትነት የሚከፈልበት ታሪክ ላይ ስለሆነ በጣም ብዙ ነገር መስዋዕት ይከፈላሉ። የድሮ አባቶች በጣም መስዋዕት ከፍለው እዚህ ስላደረሱን። ታሪኮችን በምሰማበትና በማነብበት ዘክር ስለሚመስለኝ በጣም ደስተኛ ሆኜ ነው የማነበው። ስናገርም እንደዛው በቃ እነሱ ጋር ያለው አክል እየተሰማኝ ነው እምናገረው። እና በጣም በደስታ ነው ታሪኮችን መናገር የምወደው። በቃ ያነበብኩትን ሁላ ይቺን ፓርት እንደው ብነግራቸው እንዴት አድርግቼ ብነግራቸው ይረዱኛል እላለሁ። እንደውም አንዳንዴ እጨነቃለሁ። ምክንያቱም በጣም በቃ ምንም ሳይጎድል ምንም እንትን ሳይል ነው ማስረዳት የምፈልገው። እና ሰዎች እንደዛ ይረዳሉ ወይ? ይሄን አሁን እንዴት ባወራው ነው እንዲህ ቀጥተኛው እንደዚህ እንደነበረበት የሚረዱኝ እላለሁ። እና ብዙ ጊዜም ደግሞ እንደዛ ለማስረዳት እሞክራለሁ ብዙ ሰዎችም ይረዱኛል። ጥሩ እንደ ጥሩ ነገር ስለማወራ ስለምናገር መጥፎ ሌላኛውን የሚጎዳ ምናምን ስላልሆነ በጣም በትግስትና በትህትና ነው የሚያዳምጡኝ። ስለዚህ እኔም ታሪኮችን በቃ አጣፍጬና ቀምሜ ነው የማወራው። ላይ እንደነበሩት መጽሐፉ ላይ እንደነበሩት ጥፍጥ አርግቼ ስለምናገር በጣም ብዙ ሰዎች ይወዱታል። ታሪክ ስናገርና በጣም እንደውም ተደመው ነው የሚያዳምጡኝ በጣም ይገረማሉ። አንቺ ነሽ እንደዚህ የምታወራ ምናምን ይሉኛል። እና

ከጎረቤቶች ጋር ጥሩ ግንኙነት አለህ? አዎ ከጎረቤቶቼ ጋር በጣም ጥሩ ግንኙነት አለ በጣም በጣም በጣም። ቡና አብረን ነው የምንጠጣው ምሳ አብረን ነው የምንበላው እንደውም ብዙ ጊዜ እኔ ካረፈድኩኝ ቤቴን ከፍተው ቡና አፍልተው ምሳ አቅርበው። አጫጭሰው ምናምን ነው የሚጠብቁን እና በጣም ጥሩ ግንኙነት አለ በጣም ነው የሚወዱኝ በጣም ነው የሚያከብሩኝ። እኔም እንደዛው በጣም ነው የምወዳቸው በጣም ነው የማከብራቸው። እና። በጣም አሪፍ ግንኙነት ነው ያለው ምክንያቱም ደግሞ ሰው ያለ ሰው መኖር አይችልም። አሁን እኔ የሆነ ነገር እንኳን ብሆን ከዘመዶቼ ከቤተሰቦቼ ይልቅ እነሱ ናቸው ሮጠው የሚደርሱልኝ እና ስለዚህ ጎረቤታችንን ማክበር ግዴታ አለብን። ስለዚህ ነገ አንድ ነገር ብሆን የሚያነሱኝ እነሱ ናቸው። ብወድቅ የሚያነሱኝ እነሱ ናቸው። ስለዚህ መከባበርና ለራስህ ራሴን በራሴ ከማለት በቀር ሌሎቹንም ማሰብ ነገ እኮ ብወድቅ እነሱ ናቸው። አክብሮኝና በፍቅር ነው ምንኖረው። እንደውም አንዳችን እንጀራ ጋግረን አንዳችን ወጥ ከሌለን ወስደን። በየተለያዩ ነገሮች እየተሸፋፈንን እንግዳ ከመጣ አንዳችንም ቤት ከፍተን አንዳችንን ወስደን ነው የምናደርገው እና

ሚዜ መሄድ ትወዳለህ አዎ ሚዜ መሄድ በደንብ ነው የምወደው ምክንያቱም የተለያየ ባህልና ትሩዚም ስላለ። ባሎችን ለማክበር የተለያዩ ነገሮችን ለማድረግ ሚዜ እሄዳለሁና። ብዙ ሙዚየም የሚቀመጡ በጣም ታሪክ የሰሩ በጣም ባለውለታ የሆኑ በጣም ታዋቂ ሰዎች በጣም ብዙ ጀግንነት የሰሩ ድል ያደረጉ ሰዎች ስለሆኑ። በጣም ደስ ይለኛል። ሙዚየም ብዬ ብዙ ጊዜ እሄዳለሁና። በጣም በቃ በትንክርት ነው የማያቸው ደጋግሜ ነው የማያቸው። የድሮ ሰዎች እንዴት አድርገው እንደዚህ ድል እንዲያደርጉ። ጥበባቸውን በጣም እገረማለሁ። ምክንያቱም የድሮዎቹ በጣም ጥበበኛ ናቸው። ስለዚህ በጣም በቃ እንትን

ገንዘብ ትቆጥባለህ አዎ ገንዘብ በደንብ እቆጥባለሁ ምክንያቱም ለነገዬ ዛሬ ላይ ካልተጠቀሰህ ካልቆጠብኩኝ እንዴት እሆናለሁ። ዛሬ ላይ ግዴታ መቆጠብ አለብኝ እና ለነገዬ ዛሬ ላይ መቆጠብ ግዴታ ነውን? ስለዚህ ያገኘሁትም ቢያንስ አንድ ብር ባገኝ ሶስት ብር ባገኝ አንድ ብር በመቆጠብ ቢያንስ ካገኘሁት ላይ ሩቦ የየሩብ የግማሽ ዋና ሩቦ ራሱ በጎጥም በጣም አሪፍ ነው። ለኔና ስለዚህ በጣም ደስ ብሎኝ ነው የምቆጥበው ገንዘብ በጣም እቆጥባለሁ። ካገኘኋት ላይ ብዙም ባይሆን ትንሽ በቃ ካገኘኋት ላይ ብቆጥብ ደስ ይለኛል ስለዚህ ቆጥባለሁ በደንብ ነው የምቆጥበው። ምክንያቱም ለነገ ዛሬ ላይ ካላስቀመጥኩኝ ነገር አንድ ነገር ብሆን ወይም ብታመም ወይ የሆነ ነገር ብሆን ከየትም ላመጣ አልችልም። ስለዚህ ብዙ ነገሮችን ምቆጥበው ዛሬ ላይ ጤነኛ ስሆን የዛሬ ላይ ሮጬ መብላት የምችል ሰዓት ስለሆነ ዛሬ ላይ ብዙ ነገሮችን ማከናወን እችላለሁ። ስለዚህ ዛሬ ላይ ነው ነገም መስራት ያለብኝ እና ዛሬ ላይ ብዙ ነገሮችን መቆጠብ እችላለሁ ብዙ ነገሮችን ማድረግ እችላለሁ። ስለዚህ በዚህን ሰዓት ነው ሰዓት መጠቀም ያለብኝና ማስቀመጥ ያለብኝና በደንብ እቆጥባለሁ

እሳት ማንደድ ትችላለህ? አዎ እሳት ማንደድ በደንብ ነው የምችለው ምክንያቱም እኛ አከበቢ በእሳት ይሰራል። መብራት ሲጠፋም ሊሆን ይችላል የተለያዩ ነገሮችን ስናደርግ በእሳት ነው የምናደርገው ለምሳሌ አሁን እንጀራ ስጋግር በእሳት ነው የምጋግረው የተለያዩ ነገሮችን ሳከናውን በእሳት ነው የማከናውነው። ስለዚህ እሳት ማንደድ በደንብ እችላለሁ። በደንብ ነው የምችለውና እሳት ማንደድ በጣም ደስተኝ ነኝ። በእሳት ማንደድ በመቻሌና እሳት